በምንጣፍ ላይ ትቀመጣለህ ወይ? ለሚለው አዎ እኔ ብዙ ጊዜ ምንጣፍ ላይ እቀመጣለሁኝ። ቤታችንም ሳሎን ምንጣፍ ነው ያለው ምንጣፉ ደግሞ የሶፋዎቹ ጋር ለምንጣፍም አለ ሙሉ ደግሞ የተነጠፈ ምንጣፍ አለና አንዳንድ ጊዜ እቤት አንድ ላይ ስንሆን ሁላችንም ተቀምጠን አንድ ላይ ምግብ እንበላለን ምንጣፍ ላይ ተቀምጠን። ከዛ ደግሞ አንዳንድ ጊዜ መኝታ ክፍሌም ላይ ትንሽዬ ምንጣፍ አለች እሷ ብዙ ጊዜ ጫማዬን አውልቄ እሱ ላይ ይቀመጥና በጣም ደስ የሚል ስለሆነ ብዙ ጊዜ እቀመጣለሁኝ። ከዛ ደግሞ ሌላ ጊዜ እናም አንድ ላይ ስንሆን ምናልባት አንዳንዴ በረንዳ ላይም አንጥፈን የምንቀመጥበት ጊዜ አለ። በተለይ ቤት ውስጥ ህፃናት ካሉ ከሌላም ቦታ ህፃናት ከመጡ ምንጣፍ ላይ አስቀምጠን መጫወት በጣም ነው ደስ የሚለን። እና ሳሎን ላይ በምንጣፍ ጫማው አውልቀን ነው የምንቀመጠው። አንዳንድ ጊዜ ምንጣፍ ላይ ቁጭ ብለን ምግብ እያቀረበን የምንበላበት ጊዜ አለ። ምግብ እንበላለን እናቀራርብና እንበላለን አንድ ላይ ቁጭ ብለን። የተለያዩ አንዳንዴ ምንጣፍ ላይ ትራስ አጥፌ ትራስ አስቀምጬ እሱ ላይ ተቀምጬ ጠረጴዛ ትንሽየ አለች በሳ አድርጌ ምግብ እመገባለሁኝ። ከዛ ያ ምንጣፉን ደግሞ አጸዳለሁ ብዙ ጊዜ ያው መጽሐፍ ላይ መቀመጥ አንዳንዴ የሚያስቸግረው። እግሬ ያደክማል ብዙ ጊዜ ያው ወንብር ላይ ስንቀመጥ ስለለመድን ብዙም አያስቸግርም። ግን ምንጣፍ ላይ መቀመጥ ብዙም ስላለመድኩኝ ምንጣፍ ላይ ስቀመጥ እግሬን በጣም ነው የሚደክመኝ። እና ብዙን ጊዜ ያው ምንጣፍ ላይ መቀመጥ እወዳለሁ። ግን እግሬን ስለሚደክመኝ አንዳንዴ የሆነ በጣም ከሚደክመኝ የሚያመኝ ከሆነ ቶሎ ተነስቼ ወንበር ላይ እቀመጣለሁኝ። ግን አንዳንዴ በተለይ ደግሞ ከሙቀት የመጣሁበት ሰዓት ሀይለኛ ፀሀይ ያለበት ጊዜ ወጪ ወጥቼ ከሆነ እንዲያቀዘቅዘኝ ጫሜን አውልቄ ምንጣፍ ላይ እቀመጣለሁኝ። በጣም ነው ደስ የሚለው ምንጣፍ ላይ መቀመጥ እና በቤተሰብም ተሰብስበን እንቀመጣለን። አንዳንዴ አመት በዓል ሲሆን ደግሞ ቡና እያፈላን ምንጣፍ ላይ ቁጭ እንላለን ያው በጣም አሪፍ ነገር ነው። ምን ጠፍ ላይ መቀመጥ በጣም ነው ደስ የሚለው። ብዙን ጊዜ ያው ብዙ ሰው አይወደውም በተለይ ወንዶች ምንጣፍ ላይ መቀመጥ አይወዱም ምክንያቱም የሆነ አልተለመደም በእኛ ማህበረሰብ ማለት ነው። ግን እኔ በጣም ነው የምወደው ምንጣፍ ላይ መቀመጥ በጣም ደስ የሚለኝ ነገር ነውና እቀመጣለሁኝ ቤታችንም ውስጥ ሁላችንም እንቀመጣለን። ከወንዶች ውጪ ሴቶች ሁላችንም ምንጣፍ ላይ ተቀምጠን ነው ምግብ የምንበላው በየክፍላችን ደግሞ አለ

እኔ የምወደው ስፖርት ምንድነው ለሚለው ጥያቄ? ብዙ ስፖርቶችን እወዳለሁ ግን በደረጃ ለማስቀመጥ ያክል። በአንደኛነት የምወደው ስፖርት ዋና ነው የዋና ስፖርት በጣም ነው የምወደው። ውድድሩን ማየት ብቻ ሳይሆን እኔ ራሴ ስሞክረው የዋና ተወዳደሪ አይደለሁም። ግን እንዲሁ ከአንዳንዴ ከከተማ ስንወጣ በቤተሰብ እናም ደግሞ ከጓደኞቼም ጋር ስወጣ ዋና እዋኛለሁኝ። ያው ራሴ የማደርገው እንቅስቃሴ ልምረጥ በማለት ነው። ዋናን አንደኛ ላይ ያስደረኩት በጣም ነው የምወደው ዋና። በጣም ደስ ይላል በተለይ ሙቀት ሰዓት ላይ ዋና ዋኝተን ከዛ ተቀምጦ ማውራት የተለያዩ ነገሮችን ማድረግ። ዋና ከዋኙ በኋላ ጁስ መጠጣት እነሱ ነገሮች በጣም ነው ደስ የሚለኝ ብዙ ጊዜ ጊዜ ሳገኝ። እና ያው ከጓደኞቼ ጋር ከከተማ የምንወጣበት አጋጣሚ ካለ። ዋና እንዋኛለን በጣም የምወደው ስፖርት አንደኛ ላይ የዋና ስፖርት ነው። ከዛ ከዋና ቀጠሎ ደግሞ የእግር ኳስ በጣም ብዙም ባልወድም ግን ይሄን ያክል ደጋፊም አይደለሁም። የእግር ኳስ እኔ አልጫወትም ግን አያለሁኝ አንዳንዴ በተለይ የሀገር ውስጥ ጨዋታዎች ከሆነ አያለሁኝ። እግር ኳስ ማለት ነው። ከዛ ውጪ ግን እኔ አልጫወትም እግር ኳስ መጫወት አልወድም። ያው ሴትም ነኝ እኛ ጋር ልጅ ሆኜ እጫወት ነበር። ገና ትንንሽ ክፍሎች ተማሪ ሆኜ እግር ኳስ እጫወት ነበር ግን እያደኩኝ ስመጣ ያው ብዙም አንጫወትም። ከፍተኛ የትምህርት ደረጃ ላይ ስንሆን ብዙም ኳስ አንጫወትም እግር ኳስ። እና ከዛ የመረብ ኳስም አሪፍ ነገር ነው። የመረብ ኳስ በተለይ ደግሞ ያው እሱንም ማየት ነው። ብዙን ጊዜ በተለይ አሉ እንዲህ በእንትን ሆነው የሚጫወቱት እና እነሱን ማየት በጣም ነው ደስ የሚለኝ። እንጂ እኔ አልሞከርኳቸውም ግን ያንን ሳይ መረብ ኳስም በጣም ጥሩ ስፖርት ነው። በተለይ ለእንቅስቃሴ ያው ሁሉም ስፖርቶች በአጠቃላይ ለእንቅስቃሴ ጥሩ ስለሆነ ለጤንነት ሁሉንም ስፖርቶች ብችል እና ጊዜ ባገኝ ብሞክር ደስ ይለኛል እወዳለሁኝ። ግን ያው ብዙም ሰዓት ስለማይኖረኝ ብዙ ጊዜ የስፖርት እንቅስቃሴዎች ላይ አልሳተፍም። አንዳንዴ ጊዜ ሳገኝ ግን እንዲሁ ብዙም ሩጫ ባይሆንም የዱብ ዱብ እየሮጥኩኝ። የተወሰኑ ቦታዎችን እሄዳለሁኝ ያው ከቤተሰብ ጋር ሆኜ ማለት ነው። ከዛ ውጭ ሌላ ስፖርት ላይ ብዙም ተሳትፎ የለኝም። ግን ያው ዋና እዋኛለሁኝ ከዛ ውጪ አንዳንዴ ነው ሩጫ። ግን አንዳንዴ የእርምጃ እንቅስቃሴ ከጓደኞቼ ጋር ከስራ በኋላ ጊዜ ስናገኝ እወጣለሁ እሱም በጣም ደስ ይለኛል። ከሁሉም ያው በተለይ እየተራመዱ ከጓደኞቼ ጋር እየተንቀሳቀስኩኝ እያወራን ስንሄድ በጣም ደስ ይላል ብዙ ነገር። ልምድ ያካፍላሉ እሱን ስፖርት እየሰራን ብዙ ነገር ልምድ ማጋራት ስላለው በጣም የምወደው እንቅስቃሴ ነው። እና ከሁሉም ስፖርቶች እሱን በሶስተኛ ደረጃ አስቀምጣለሁ እና ያው ሁሉም ስፖርቶች አሪፍ ስለሆኑ እወዳቸዋለሁ

ቃልህን ትጠብቃለህ ወይ ለሚለው ጥያቄ ያው እንደየሁኔታው ይወሰናል። ያው ብዙ ጊዜ በማልችለው ነገር ላይ ቃል አልገባም። ሁሌም ቃል የምገባው ማድረግ የምችለውን ነገር ብቻ ነው። እና ያው የሆነ ለራሴ ቁጥር ብሰጥ ምናልባት ከመቶ ሰማንያ ፐርሰንት ቃሌን እጠብቃለሁ ብዬ አስባለሁ። ምክንያቱም እማልችለውን ነገር ቃል ስለማልገባ ማለት ነው። ከዛ በቃ ቃሌ የገባሁትን ደግሞ ሁሌም አደርጋለሁኝ ቃሌን እጠብቃለሁ። ያ ማለት ያው የምገባው ቃል በምችለው ስለሆነ ማለት ነው። አንዳንዴ ቃላችንን የማናከብርባቸው ምክንያቶች ሊሆኑ የሚችሉት የማንችለውን ነገር ለሰዎች ቃል ስንገባ ነው። ያን ማናከብረው እኔ በተቻለኝ መጠን ማድረግ የምችለውን ነው። ለሰዎች ቃል የምገባው እሱ ነገር ጠቅሞኛል። ቃሌን ለመጠበቅ እና ብዙን ጊዜ አስባለሁኝ አንድ ነገር ሰው ቃል ግቢ ሲለኝ። ሰውየው አንዳንዴ አንዳንድ ሰዎች የማንችለውን ነገር ቃል እንድንገባ ያስገድዳሉ ግን እኔ ልክ ነው ብዬ አላምንም። እኔ በራሴ የማምነው ምንድነው? ቃል ሰው ከሰዎች ሁኔታ ይልቅ እኔ ይሄን ነገር ላደርገው እችላለሁ? ወይ እኔ ይሄን ቃሌን ልጠብቅ እችላለሁ ወይ? የሚለውን ራሴን እጠይቅ እና ያን ነገር እንደማደርገው እርግጠኛ ስሆን ብቻ ያንን ቃል እገባለሁ ማለት ነው። ለዛ የምችለውን ነገር ብቻ አብዛኛውን ጊዜ ነው። ያው ሰማንያ ከመቶ ብያለሁ እና አብዛኛውን ጊዜ ግን በደንብ እሞክራለሁኝ። በደንብ መጀመሪያ ቃል ከመግባቴ በፊት ስለሁኔታው ስለነገሩ በደንብ አስብና ነው ቃል የምገባው እሱ ጠቅሞኛል። ብዙም ጊዜ እና ያው በዛ ነገር እንደዛ ስለሚሆን በራሴ እንዳላዝን ምክንያቱም ህሊናዬ ይወቅሰኛል ነው። ለአንድ ሰው ቃል ገብቼ ያ ሰው ከእኔ የሆነ ነገር ጠብቆ ሳላደርግ ስቀር በጣም ውስጤ ስለሚያዝን እኔም እንዳላዝን ብዬ ቃሌን እጠብቃለሁኝ። ምክንያቱም ያንን ነገር እያሰብኩኝ አንድ ነገር ቃል ከገባሁ በኋላ ሰዎቹ እንደሚያዝኑብኝ እያሰብኩ የለት ለት ስራዬን በጣም በአግባቡ ላልሰራ እችላለሁ ትኩረቴን ይወስድብኛል። እና ለዛም ነው አንዳንዴ በቃ ሳልወድም ያንን ነገር ላለማጣት ራሴ እንዳይከፋኝ ያን ነገር ቃል ገብቼ ባለማድረግ እንዳይከፋኝ ብዬ ነው። አብዛኛውን ጊዜ ቃሌን የምጠብቀው። እና ጥሩ ነገር ይመስለኛል ያ ነገር ህሊና ካለን ነው። ቃል የምንጠብቀው አንዳንድ ሰዎች ያው ብዙን ጊዜ ቃላቸውን የማይጠብቁት ህሊና ስለሌላቸው። ለዛ ነገር ትኩረት የማይሰጡህን ግድም የማይላቸውም ሰው አዘነብኝ አላዘነብኝ ለሚለው ምንም ግዴታ አይሰጣቸውም እና እሱ ነገር ጥሩ ነው ብዬ አላስብም። እና ሰውም እንዳያዝንብኝ እንዳያዝንብን ፈጣሪው ደግሞ ቃል ካልጠበቀን ያዝንብናል። እና ያንን ነገር ያው እንደ ሰብአዊነትም ያው አንዱ ሰው መሆናችንም እሱ ነው ያው ህሊናችንን መስማት ስላለብን ማለት ነው። ያንን ነገር በለማድረግ ራሴን በደንብ ቃሌን እጠብቃለሁ። ቃል መጠበቅ በጣም ጥሩ ነገር ነው። ለህይወት ያው የጥሩ ሰው የባደግም ምሳሌ ነው። ምክንያቱም እድገት ነው ቃልን መጠበቅ ያው ልጅ ሆነን ከምንጠብቀው በላይ ራሳችን ላይ ራሳችንን ማሳደግ ላይ ከሰራን የሰዎችን ቃል እንጠብቃለን እና ብዙ ጊዜ ችግሩም ያ ይመስለኛል። አለማደግ ነው ቃልን አለመጠበቅ ለሰው ቃል ገብቶ አለመጠበቅ አለማደግ ነው። እና ማደጋችንን ደግሞ የምናሳየው በማክበር ያንን እድገታችንን በማሳየት ስለሆነ እኔ ቃሌን እጠብቃለሁ። እና ሁሉም ሰው ደግሞ መጠበቅ አለበት ብዬ አስባለሁ። ትክክለኛው ነገር እሱ ነው ብዬ አምናለሁኝ። ካልሆነ ከባድ ነው የሚሆነው ቃል መጠበቅ በጣም ከባድ ነው የሚሆነው። ታማኝ ካልሆነን ማለት ነው

ምን አይነት መሳሪያ ትጠቀሚያለሽ ለሚለው ጥያቄ ለመመለስ? ይሄ ነገር ያው በምጠቀመው እቃዎች ላይ ይወሰናል። ለምሳሌ ምግብ ማብሰያ ቤት ውስጥ የምትጠቀመውን እቃ መናገር ያክል መጀመሪያ ለምሳሌ አሁን ደስትን ወጥ ለማብሰል እጠቀማለሁኝ። ወጥ ብቻ ሳይሆን ለምሳሌ ወይ ጎመን ነገር አትክልትም አንዳንድ ጊዜ በድስት እሰራለሁ ግን እሚጠባበሱ ነገሮች ከሆኑ በመጥበሻ ላይ ልሰራ እችላለሁኝ። እንጀራ ለመጋገር ደግሞ ምጣድ እጠቀማለሁ። ያው እንደየአጠቃላይ የምጠቀመው ያንን ነው ማብሰያውን እሱን እጠቀማለሁኝ። ከዛ ውጪ ደግሞ ያለውን ማንኪያ ለምሳሌ ማንኪያ ሩዝ ነገሮችን ለመብላት መኮሮኒ ለመብላት አንዳንዴ ፍርፍርም ስበላ እጄ እንዳይበላሽ ማንኪያ እጠቀማለሁኝ። ከዛ ውጪ ደግሞ ወይ መኮሮኒ ነገር ሲሆን እነሱን ለመብላት ምንድነው? የምጠቀመው ሹካ እጠቀማለሁኝ ምክንያቱም በማንኪያ ስለማይነሳ በሹካነው ኬክም ነገር እምበላ ከሆነ ሹካ ልጠቀም እችላለሁ። ከዛ ውጭ አንዳንዴ አቮካዶ አትክልት ነገርን ለመመገብ ሹካ እንጠቀማለን። ከዛ ውጪ ያው ብርጭቆ ውሃ ለመጠጣት እንጠቀማለን። ከዛ ጆግ ውሃ ለማቅረብ እንጠቀማለን። ሲኒ ደግሞ እንትን ቡና እጠጣበታለሁ ጀበና እንትን ቡና አፈላበታለሁ ብዙ ጊዜ እማፈላው ባህላዊ ጀበና ተጠቅሜ ነው። ዘመናዊም አለ በመብራት የሚሰራው ግን ቡናዬን ስለማያጣፍጥ እኔ የምጠቀመው በሸክላ የሚሰራውን ባህላዊ ጀብና ነው እሱን በጣም ነው የምወደው። ምግብ ያጣፍጣል ቡናውን በጣም ነው የሚያጣፍጠው እና ለዛ በጣም እወዳለሁኝ። ከዛ ውጪ ደግሞ ያው እነሱን ነው ሳህን ደግሞ ምግብ ለማቅረብ እጠቀማለሁ እና እንዳጠቃቀሜ ነው የሚወሰነው ያልኩትም ለዛ ነው። እና እንደያለሁበት ሁኔታ ይወሰናል ማለት ነው። ባለሁበት ቦታ መኝታ ክፍል ከሆነ አልጋ አንሶላ ነው ልጠቀም የምችለው

ማታ ምግብ ብዙውን ጊዜ የምመገበው አስራ ሁለት ሰዓት ነው ወይም ከአስራ ሁለት ሰዓት በፊት። ከዛ ካለፈ ብዙም ምግብ ባልመገብ መርጣለሁ ምክንያቱም ሰዓት ካለፈ በኋላ ከተመገብኩኝ። ስተኛ እረፍት አይሰጠኝም ያው ምግቡም ስለማይፈጭ መሰለኝ በጣም ነው የሚያስጨንቀው እና ለዛ ከሁለት ሰዓት ከአሥራ ሁለት ሰዓት ካለፈ በኋላ ብዙም ምግብ መመገብ አልወድም። ግን አንዳንዴ ቀለል ያሉ ምግቦች ከሆኑ ለምሳሌ ሌላ ምግብ ቤት ውስጥ ካላዘጋጀን ቀለል ያሉ ምግቦች የምንመገብ ከሆነ ማታ ላይ ልመገበው እችላለሁ ግን ከባባድ ምግቦችን የምጠቀም ከሆነ እንትን አልልም። ሰዓት ካለፈ ከአንድ ሰዓት ካለፈ ጭራሽ አልመገብም ምክንያቱም በጣም ይከብደኛል ስተኛ ለጨጉአራዬ ለጤንነቴም ጥሩ ስለማይሆን ማለት ነው። ያንን ነገር ያው ብዙ ጊዜ እንትን አልፈልገውም እንደዚህ አይነት ሰዓት ላይ አልመገብም ሰዓት ካለፈ።

ሰዎችን በአይነት እመለከታለሁ ወይ ለሚለው እኔ ይመስለኛል ያው ከጥያቄ እንደተረዳሁት ከሆነ? ሰዎችን በአካል ብዙ ጊዜ ትገናኛለሽ ወይ ከሚለው ጋር አያይዤ ለመመለስ እሞክራለሁኝ። አዎ በተቻለኝ መጠን። አንዳንድ ጊዜ ያው ያለንበት ስራ ሁኔታ ከጓደኞቻችን በአካል ወይም በአይን እንዳንተያይ ሊያደርግ ይችላል። ግን ያው መወሰን ስላለብኝ አንዳንዴ እሁድ እሁድ ከስራዬ ውጭ ስሆን ጊዜ ሲኖረኝ። አንዳንዴ ያው ጊዜ በሌለኝ ሰዓትም ቢሆን ጊዜ አመቻችቼ ከጓደኞቼ ጋር ስልክ ተደዋውለን። ቀን ቀጠሮን እንይዝና እንገናኛለን ወይ በወር አንዴም ሊሆን ይችላል። በወር ሁለቴም ብዙን ጊዜ ቅዳሜና እሁድ ላይ በአይን እንተያያለን በአካል እንገናኛለን። ከዛ ውጪ ደግሞ ሩቅ ያሉ ዘመዶቼም አሉ ከወደ ክፍለ ሀገር። እዛም ያው ጊዜ ብዙም አይመቸኝም እውነት ለመናገር አሁን ባለሁበት የስራ ሁኔታ ማለት ነው። እና እኔ ምንድነው ማደርገው? ከከተማ ለመውጣት ስፈልግ። ጊዜ ቀድሜ አመቻቻለሁኝ እነሱም ደግሞ ጊዜ በአይን ለመተያየት እነሱን እነዛም የሄድኩበት ክፍለ ሀገርም ሰዓት ሚኖራቸውን ጊዜ አመቻችቼ ነው። ላገኛቸው ምሄደው ይሄ ነገር ደግሞ ይጠቅመኛል። እነሱም ሰዓት ካላቸው ብዙ ነገር በአይን እየተያየን ብዙ ነገር እናደርጋለን በአካል ተገናኝተን እናወራለን ምክንያቱም። በስልክ መገናኘት ብቻ ሰዎችን በአካል እንደማገኘት እኩል አይደለምና ለዛ ነው በአካል በአይን መታየት ነው ምመርጠው

አይስክሬም በጣም በጣም ነው የምወደውና እወዳለሁ አይስክሬም ትወጃለሽ ወይ ለሚለው ጥያቄ በደንብ ነው የምወደው። ግን ያው እመርጣለሁኝ እንትኑን ጣዕሙን ማለት ነው። አሁን አይስክሬም ብዙ አይነት ጣዕም ነው ያለው። እና በጣም እኔ የምመርጠው የቸኩሌት ጣዕም ያለውን አይስክሬም በጣም እመርጣለሁኝ። ምክንያቱም በቃ ደስ ይላል እሱን ስበላ። አንዳንዴ ደግሞ የቫኔላ ጣዕም ያላቸው አይስክሬሞች አሉ በየቦታው የሚሸጡ በተለያየ ቅርጽ ሆነውና እነሱ እነሱን በጣም ነው የምወዳቸው። ምክንያቱም በተለይ ደግሞ ሙቀት ሰዓት ላይ ከሆነ በርግጥ አሁን ልጅ አይደለሁም። ግን አሁንም ቢሆን የሆነ ቦታ ተጉዤ ከሆነ በጣም ሀይለኛ ሙቀት ያለበት ከሆነ አይስክሬም ስለሚያቀዘቅዝ በደንብ ነው የምመገበው እወዳለሁኝ። ከልጆችም ጋር ከሄድኩ ከእነሱ እኩል ነው የምጠቀመው ገዝቼ ምክንያቱም ያቀዘቅዛል ጣእሙም ደግሞ ደስ ይላል። አያው ያው ብዙ ጊዜ ለጤን አሁን አሁን ለጤንነቴ ስለሚያሳስበኝ በጣም ጣፋጭ ነገር ማብዛት። ስለሌለብኝ ከዚህ እድሜ በኋላ አሁን ላይ ቀንሻለሁ። ድሮ ግን በወጣው አጋጣሚ ሁላ በተለይ ልጅ ሆኜ በር ካገኘው የመጀመሪያ ምርጫዬ ያው እሱን ለመግዛት የሚሞላልኝ ብር ከሆነ አይስክሬም ነበር ቀድሜ የምገዛው። ግን አሁን ያው ጤንነትም እድሜም እየጨመረ ሲሄድ ስለሚያሳስበኝ አሁን በደንብ ጣፋጭ ነገሮችን ቀንሼያለሁኝ። ያው ለጤንነት ብዬ ነው እንጂ ከመውደድ አንፃር ሁሌም ብበላ አይሰለቸኝም ግን ለጤንነቴ ጣፋጭ ነገር ስኳር ነገር መቀነስ ስላለብኝ አሁን ብዙም አልመገበም። ግን መመገብ በጣም ነው የምወደው ያው አሁንም ቀንሻለሁ ግን አሁንም በጣም እወዳለሁ

በጣም የምወደው የትኛውን ወቅት ትወዳለህ ለሚለው ጥያቄ? እኔ በጣም የምወደው ወቅት የጸደል የበልግ ነው የጸደል ነው የሚባለው የጸደል ወቅት ነው ያ ማለት የመስከረም ጥቅምት ህዳር ያለበት ወቅት ማለት ነው። ምክንያቱም በተለይ መስከረም ላይ ያው ዝናቡም እያለቀ ስለሚሆን በጣም ከተማችን አረንጓዴ ነው የሚሆነው አበቦቹ ይደርሳሉ። ሙሉ ነገር አረንጓዴ ስለሚሆን በጣም ነው የምወደው ያንን ወቅት እና። ክረምትም ለአረንጓዴነቱ አሪፍ ነው ግን ያው ክረምት ኢትዮጵያ ውስጥ ሲሆን ትንሽ ይከብዳል ዝናብም አለ። በዛ ላይ አንዳንድ ቦታዎች ላይ ጭቃም ስለሚኖር ጎርፍም ስለሚኖር ከዛ አንፃር ክረምትን ኢትዮጵያ ውስጥ አልወድም ግን ፀደይን በጣም እወዳለሁ። ምክንያቱም አዲስ አመት ነው የሚሆነው ብዙ ጊዜ። አዲስ አመት ሲሆን አዲስ ተስፋ አለ የምንመኛቸው ነገሮች ለማድረግ እቅድ እናወጣለን። የተለያዩ ነገሮችን እናደርጋለን። እና ደግሞ አዳዲስ ነገሮችን ቦታውን ወጥተን ለመዝናናት ተቀምጠን አየሩን አዳዲስ አረንጓዴ ቦታዎችን ለማየት ደስ ይላል። አሁን የበጋ ላይ ሲሆን የመንገድ ላይ አሁን አረንጓዴ አሻራ ተብሎ አለ ኢትዮጵያ ውስጥ እና መሃል መሃል ላይ እንትን ይላል። አሁን በጣም ሙቀት ካለ እሱ ስለሚደርቅ አያምርም። ግን ልክ መስከረም ላይ ግን በጣም ነው የሚያምረው አበቦቹ ያፈራሉ። በቃ የምናየው ነገር ሁሉ አረንጓዴ ነው የሚሆነው። ቀለሙም ደስ ይላል ተፈጥሮም ሰውም ሁሉ በአዲስ መንፈስ በአዲስ ሀይል ስለሚሆን በጣም ነው ደስ የሚለው። እሱን ነገር በጣም እወዳለሁኝ ከሁሉም ነገር አስቀድሜ መስከረምን የጸደይን ወቅት ትወዳለህ ያልኩት አረንጓዴ ስለሚሆን ነው። ያው እዚህ በዛ ሰዓት ፀሀይም አይበዛም። የተለያየ ቦታ ዝናብም አይበዛም መካከለኛ አንዳንዴ መስከረም ላይ ትንሽ ዝናብ ሊኖር ይችላል ግን። ከባድ እንደ ክረምት ከባድ አይሆንም ጥላ ከያዝን የፈለግንበት መንቀሳቀስ ስለምንችል አይከብድምና ለዛ በጣም ነው የምወደው። ያው የተመጣጠነ ፀሀይ ነው ያለው ፀሀዩን ብዙ አያቃጥልም እና ብዙ ጊዜ ያንን ወቅት ነው የምፈልገው እና ደስ ይለኛል